እሺ አመሰግናለሁኝ የተጠየቁትን ጥያቄ በቅድሚያ ላስነብብና ለጥያቄው መልስ እሰጣለሁ ማለት ነው። ስምህ ማነው ይላል? እንግዲህ ስሜ ማነው ለምትሉኝ ሁሉ ሁሉም ይሄንን አውዲዮ ለምትከታተሉ ማለት ነው። ስሜ ሙሉ ሰው ይባላል ሙሉ ስሜ ደግሞ ሙሉ ሰው ምን እየለ ዘውዴ እባላለሁ ማለት ነው። ስለዚህ ሰዎችን በመጀመሪያ ጊዜ ገና ለመጀመሪያ ጊዜ ስንተዋወቃቸው ማለት ነው። ይህንን አረፍተ ነገር እንጠይቃለን ስምህ ማነው እንላለን ማለት ነው። መጀመሪያ ሰላም እንላለን። ሰላም እግዚአብሔርን ከተቀያየርን በኋላ ሰላምታ ከተለዋወጥን በኋላ ወንድሜ ስምህ ማነው ወይም ስምህ ማን ነበር? ልንተዋወቅ እንችላለን። ይባልና ስለ ማንነቱ በዚህ ልክ ጥያቄ እያቀረብነ ስሙን እንጠይቃለን እንረዳለን ማለት ነው። እና ስምህ ማነው ሲል እንግዲህ የሰው የተጠየቀው አካል ምንድነው መጠሪያ ስሙን ነው የሚገልጸው ማለት ነው። አበበ ወይም አየለ አሊያም ከበደ ወይም ደግሞ እንደ አጠቃላይ መደበኛ የሆነ ስሙን ጠርቶ ስሙን የእሱን ብቻ ስም በመጥላት ሊሆን ይችላል። ወይም ደግሞ ሙሉ ስሙንም በመግለጽ ሊናገር ይችላል ማለት ነው። አሁን ለምሳሌ እኔ ስሜ ሙሉ ሰው እባላለሁ ልል እችላለሁኝ ሙሉ ሰው ይባላል ስሜ ማለትም እችላለሁኝ። ከዛ ደግሞ ምናልባት ሙሉ ስሜን መግለጽ ካስፈለገ ደግሞ ማለት ነው ሙሉ ሰው ምን ብየለት ዘውዴ ይባላለሁ ልል እችላለሁኝ ማለት ነው። ሙሉ ሰው ምን ብየለት ዘውዴ ማለት ሙሉ ስሜን ልነግረው ወይም ደግሞ ልገልጽለት እችላለሁ ማለት ነው። እና በዚህ ጥያቄ ላይ አሁን እንግዲህ እኔም የራሴን መልስ ሰጥቻለሁኝ። ሌላም ሰው ይሄንን ጥያቄ ሲጠየቅ ለምሳሌ አለሙ ከበደ ዘለቀ የሚል ሊሆን ይችላል። ወይም ደግሞ መኩሪያው አንተነህ አለሙ የሚል ሊሆን ይችላል። ዙሮ እንግዲህ መጠሪያ ስማቸውን ከነሙሉ ስማቸው ወይም ደግሞ የራሳቸውን መጠሪያ ብቻ ሊገልፁበት ይችላሉ ማለት ነው። በዚህ ጥያቄ ስለዚህ በዚህ ርዕስ ላይ ያለኝ ጠቅላላ ሀሳቤ ይህን ይመስላል። ዳግም ደግም በተለያዩ ርዕሰ ጉዳዮች ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ። አመሰግናለሁ

እሺ አመሰግናለሁ በጣም ደስ የሚል ጥያቄ ነው የደረሰኝ ጥያቄው ምንድነው? የሚለው የስራ ልብስ ትለብሳለህ ነው የሚል አዎ ነው መልሱ። ምክንያቱም የስራ ልብስ እንግዲህ የትኛውንም አይነት ልብስ ራሱን የቻለ ጊዜ አለው የሚለበስበት። ማለትም የቅጥ አሁን ለምሳሌ እኛ እንደ አካባቢያችን እንደ ባህላችን። ልብሶችን የከት ልብስ የምንላቸው አሉ የስራ ልብስ የምንላቸው አሉን እንደዚሁም ደግሞ ቢሮ ስንሄድ ወይም ደግሞ የተለያዩ ስራዎችን ስንሰራ። የምንለብሰው ልብስ እና እንደዚሁም ስራ ቦታ ስንሄድ ደግሞ የምንለብሰው ልብስ አንደኛው ከሌላኛው በጣም ስለሚለያዩ ማለት ነው። ስለዚህ የስራ ልብስ ትለብሳለህ ለሚለው መልሱ አዎ ይሆንና ምን አይነት ልብስ ለሚለው እንግዲህ ራሱን የቻለ ትንታኔ ይኖረዋል ማለት ነው። ይህም ማለት ምንድነው? ለምሳሌ የስራ ልብስ ለሀኪም ራሱን የቻለ የስራ ልብስ አላቸው ለመምህራንም ራሱን የቻለ የስራ ልብስ አላቸው ያ ማለት ስራቸውን ሲሰሩ። ነጻነት ተሰምቷቸው ማለት ልብሳቸው ችግር እንዳይፈጥርባቸው ወይም ደግሞ ውስጥ የለበሱት ልብሳቸው እንዳይቆሽሽባቸው ወይም እንዳይበቀልባቸው የስራ የስራው ባህሪ የሚያስገድደው የአለባበስ አይነት አለ። ስለዚህ ለምሳሌ ባንክ ባንክ ላይ የሚሰራ የባንክ ባለሙያ ወይም ደግሞ የባንክ ተቀጣሪ የሆነ አካል ራሱን የቻለ የሚለብሰው ልብስ አለ። ስለዚህ የትኛውም አካል ቢሆን። ወደ ስራ ከመሄዱ በፊት የስራ ልብሱን ነው የሚሄደው ለብሶ ነው የሚሄድ ማለት ነው። ለምሳሌ አሁን እነዚህ ቅድም ያነሳሃቸው ምሳሌ በቂ ሆነው ስለሚታዩ እነሱን በጥልቀት ማየቱ የተሻለ ይመስለኛል። ለምሳሌ አንድ ባንክ የሚሰራ ሰው ምንድነው? ራሱን የቻለ አለባበስ ስርዓት አለው የስራ ልብስ አለው ያ ማለት ምንድነው? ሱፋ አለ የሱፋ አላባሽ ሸሚዝ አለ። ቀበቶ ከሱሪው ጋር አብሮ የሱሪው ማጥበቂያ ማለት ነው። ቀበቶ በቃ እነዚህ ነገሮች በጣም ንጽህናቸውን የጠበቁና ሱፍ የሆኑ ጽድት ያሉ ልብሶች መሆን አለባቸው። ከዚያም በተጨማሪ የሚለብሰው ጫማ ራሱ በቃ የሩ የሱፍ አላባሽ መሆን መቻል አለበት ማለት ነው። ከዚህ ውጭ ሌላ ልብስ ለብሶ እንደፈለገው በራሱ ፈቃድ እና በራሱ የሁኔታ ብቻ የተዚህ ከስራ ልብሱ ደምብ ውጭ የሆነ ልብስ ለብሶ ቢመጣ። እንግዲህ ለመጀመሪያ ጊዜ ከሆነ ምናልባትም ማስጠንቀቂያ ሊሰጠው ይችላል ይሄ ሰው ማለት ነው የስራው ባልደረባ የሆነው አካል። ለሁለተኛ ሲደግም የመጨረሻ ማስጠንቀቂያ ይሰጠዋል ምክንያቱም የተቋሙን ደንብና ህግ የሚጠብቅ የስራ ልብስ አለባበስ ለብሶ ወደ ስራው መምጣት ስላለበት ማለት ነው። ለሶስተኛ ጊዜ እንግዲህ በተለየ ሁኔታ ተቋሙ የሚጠይቀውን የአለባበስ ስርዓት ለብሶ ካልመጣ። ይሄ ሰው በቀጥታ ደብዳቤ ይፃፈበትና ተቋማችንን ደንብና ህጉን ስርዓቱን የጠበቀ ስላልሆነ ማለትም የስራ ልብሱን እየለበሰ ዝም ብሎ ሳይሆን የፈለገውን ልብስ እየለበሰ በመምጣት የስራ ሂደቱን እያደናቀፈ ያለ ሰውና ለስራው ክብር የሌለው በመሆኑ። ይባልና ቅጣት ያርፍበታል ከስራም ሊባረር ይደርሳል ማለት ነው። እና የትኛውም ተቋም ላይ ይሁን የሚሰራ ሰው ምን መሆን አለበት? ራሱን የቻለ የስራ ልብስ ስላለው የስራ ልብሱን እየለበሰ ወደ ስራ ተቋሙ መሄድ ግድ ይለዋል ማለት ነው። እንግዲህ የስራ ልብሱ ስንል አንድም ንጽህናቸው የተጠበቀ መሆን አለባቸው ሁለቱም የልብሶቹ አይነት ራሱ የስራ ተቋሙ ስለሚገልጸው በዚያ ልክ መሆን አለበት ማለት ነው። ለምሳሌ እኔ አሁን መምህር ነኝ መምህር ሆኜ ወደ ክላስ ስገባ የግዴታ የክላስ ውስጥ የሚለበስ ጋውን ግድ ይላል ያን ለብሶ መግባት ማለት ነው። አንድም የመምህራን መገለጫ ስለሆነ ሁለትም ደግሞ ደንብ የትምህርት የትምህርት ቤቱ ወይም የዩኒቨርሲቲው ህግ ስለሆነ ማለት ነው። ያንን በማክበር ስራን በአግባቡ መስራት ተገቢ ነው እላለሁ። በዚህ አጋጣሚ እንግዲህ ለተጠየቁክት ጥያቄ እጅግ ደስ ብሎኛል አመሰግናለሁ ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ ማለት ነው